እሺ በጣም ጥሩ ጥያቄ ነው የህዝብ ማመላለሻ ትጠቀማል ወይ ነው የምለው ጥያቄው? እና አብዛኛው ጊዜ ያው እኛ ተወልደን ያደግነውም የገጠር ከተሞች ስለሆንን አብዛኛው ጊዜ የህዝብ የማመላለሻ ነውና የምንጠቀመው የከተማ ባሶችን ከተማ ላይ ለሕዝብ አገልግሎት የሚሰጡ ባሶችን ነው እና የምንጠቀመው አብዛኛውን ግዜ። የቤት መኪና ስለሌለ ያው የህዝብ መኪናው። ወይም ብዙ የረጅም ጉዞ ስንሄድም በህዝብ መኪና ነው የምንሄደው። እና ደግሞ ያው ከቤት ወደ ከተማ እንደዛ ስንወጣ። የህዝቤ ማመላለሻ ነው እና የምንጠቀመው። እሺ አመሰግናለሁ

ያው አሪፍ ጥያቄ ነው ቴንኪው ስለተሰጠኝ ጥያቄ ነገሮችን በስርዓት ታስቀምጣለህ ይላል? አዎ አስቀምጣለሁ ነገሮችን አስቀምጣለሁ ብዙ ጊዜ ነገሮችን በስነ ስርዓት ነው የማስቀምጠው። በአብዛኛው ጊዜ ነገሮችን በስነ ስርዓት ካላስቀመጥን ለወደፊት ምናልባት ፊውቸር ላይ የሚመጣው ነገሮችን እንዳናስታውስ ብዙ ጊዜ። ለነገ በሰነ ስርዓት ያልተቀመጠ ነገሮች ናቸው በጣም የሚያስቸግሩ ለዛ በጣም ነገሮችን በስነ ስርዓት ማስቀመጥ እፈልጋለሁ። ደግሞ አስቀምጣለሁ ብዙ ጊዜ ነገሮችን በስነ ስርዓት ነው የማስቀምጠው። አሪፍ ጥያቄ ነው ኦኬ ቴንኪው

አሪፍ ጥያቄ ነው የምትወደው ፊልም ምንድነው? ይላል በጣም አውሰቅኩኝ አሪፍ ጥያቄ ነው። የምወደው ፊልም እኔ ብዙ ጊዜ ድሮ ድሮ የህንድ ፊልም እወዳለሁ አሁን ግን በጣም የሚወደው አፍ ፍቅር አፍላ ፍቅር ደግሞ እኔም አፍላኝነት እድሜ ላይ ስላለው በጣም ብዙ ጊዜ አያለሁ። ያው ከዛ ደግሞ ብዙ ነገር ደግሞ ያለው ብዙ ነገር ደግሞ የምረዳው ነገር አለ በአፋላነት እድሜ ላይ ሰው እንዴት እንደሚኖር። እንዴት ሆኖ እንደሚያሳልፍ። ደግሞ ያም ያም ያኛውን ነገር ደግሞ እንዴት እንደሆነ እንደምናልፍ። ደግሞ ብዙ ነገር ተረድቻለሁ። ደግሞ ያኛውን ብዙ ጊዜ የሚወደው ፊልም አፍላ ፍቅር። ደግሞ ከዚህ በኋላም በአፍላነት እድሜ ላይ ሰው እንዴት ህይወትን እንዴት ሆኖ እንደሚያሳልፍ እና ደግሞ ከዛ የተረዳሁት ብዙ ነገር። በአፍላነት እድሜ ላይ እንደሚመጣ ደግሞ ያንን ደግሞ ጠቋቁን ማለፍ እንደምንችል ብዙ ተረድቻለሁ። ቴንኪው በጣም አመሰግናለሁ።